እሺ እሺ አሁን ደግሞ ጥያቄያችን ጥራት ያለው ስራ ማቅረብ ትችላለህ የሚለው ነው? እንግዲህ አዎ እኔ ጥራት ያለውን ነገር መስራት በጣም እወዳለሁ። በራሴም ጥራት የሌለውን ነገር መጠቀም ሰለማልወድ እያንዳንዱን ነገር ሲሰራ መጀመሪያው ደግሞ ቅድምያ ያምሰጠው ነገር ያንን ነገር በጥራት መስራቴን ወይ ደግሞ በጥራት ማምረት መቻሌ ላይ ነው። ስለዚህ እኔ ያ ነገር ሰውን ያስደስታል አያስደስትም ሳይሆን በራሴ ራሱ ለሄሊናዬም በጣም ስለሚጨነቅ ሁሌም ቅድም የምሰጠው ነገር እያንዳንዱን ነገር በጥራት ማምረት ላይ ነው ማለት ነው። ስለዚህ እያንዳንዱን ስራ የጽሁፍ ስራ ሊሆን ይችላል እንደዛም ደግሞ የጠየኩትን መመለስ ሊሆን ይችላል ለእያንዳንዱ ነገር በታሰበ መልኩ ወይ ደግሞ በታሰበ ልክ ወይ ደግሞ በምፈልገው ጥራት ልክ መስራት እኔን በጣም ስለሚያደስተኝ ሁሌ ቅድሚያ የምሰጠው ሁሌ ጥራት ነው ማለት ነው። ስለዚህ እኔ እያንዳንዱን ስራ ስራ የተባለውን ነገር ምንም ነገር ሊሆን ይችላል በጥራት ነው መስራት የምወደው በጥራት ነው እያንዳንዱን ነገር ማድረግ የምወደው ጥራት የሌለው ነገር እኔን አያረካኝም። ወይ ደግሞ በቃ እንደ ልቤ አይሆንልኝም ስለዚህ በጣም ምጨነቅለት ነገር ቢኖር ምንድነው? ለጥራት ነው ማለት ነው ስለዚህ ሁሌም ስለ ጥራት በጣም አስባለሁ ሁሌም በጥራት የመስራትን ነገር በጣም ነው የማስበው በጣም ነው የምጨነቅለት ስለዚህ በጥራት ነገሮችን ማከናወን መቻል ወይ ደግሞ በጥራት ነገሮችን መስራት መቻል በጣም በጣም አጓጊ ነው። ስለዚህ እንግዲህ እኔ የማደርገው ነገር ወይ ደግሞ እኔ እንድሰራ የተሰጠኝን ነገር በአግባብ መስራት የምችለው ወይ ደግሞ በስነ ስርዓት መስራት የሚችለው እንዴት ነው? በጥራት ሲሆን ነው ስለዚህ እኔም እንዴት ነው? በራስ መተማመን ይኖረኛል እንግዲህ ያንን ነገር ጥራት ያለውን ነገር መስራት ስችል ለሌላ ጊዜ ደንበኞቼን የሚያስደስት ወይ ደግሞ ደንበኞቼን እንደ ልባቸው እንደ ልባቸው የምንላቸውን አገልግሎት ሳቀርብላቸው እንደዛውም ደግሞ ሳመርት በጣም እኔንም በጣም ነው የሚያደስተኝ እነሱ ስደሰቱ ደግሞ ሁሌም ተነሳሽነት ይኖረኛል ማለት ነው። ሁሌም በዛ በመነሳሳት ጥሩ ነገር ለመስራት እሞክራለሁ ማለት ነው። ስለዚህ እንግዲህ ነገሮችን በጥራት እንደመዝራት የሚያስደስት ነገር የለም ነገሮችን በጥራት እንደመስራትም ሰውን የሚያሳድግ እንደዛውም ደግሞ ሰውን የሚቀይር ነገር የለም ማለት ነው። ዛሬ የዛሬ ቀላል ወይ ደግሞ ትንሽዬ ትርፍ አይተን የነገ የነገ የህይወታችንን አናጠፋ ወይም ደግሞ ላለማጥፋት የምናስብ ከሆነ ሁሌም ማድረግ ያለብን ምንድነው ጥራት ያለውን ነገር መስራት ነው ማለት ነው። ስለዚህ ጥራት ያለውን ነገር ሲንሰራ ነገያችን ያማረ ነው የሚሆነው። ምክንያቱም ሰው ሁሌም የኛን ምርት መጠቀም ይፈልጋል ወይ ደግሞ እኛን የሆነ ነገር ማሰራት ይፈልጋል። ስለዚህ የኛ ስራ በጣም ጥርት ያለ ከሆነ ወይ ደግሞ ጥራት ያለው ነገር ከሆነ ሰው ሁሌም እኛን ትቶ ሌላ ቦታ አይሄድም ደንበኛ ከእኛ ጋር ሁሌም ቋሚ ደንበኛ ነው የሚሆነው ማለት ነው። ስለዚህ እኛም ማሰብ ያለብን እንደዛ ነው እንጂ የዛሬዋን ብቻ አይደለም የሌለብን ህይወት ዛሬ ብቻ አይደለችም ነገም ህይወት ይቀጥላል። ነጌም ስራ ይቀጥላል። ስለዚህ ስራችን ደግሞ የነገም ስራ እንዲባልልን ወይ ደግሞ ነገም በሰው ዘንድ ተቀባይነት እንዲኖረው እኛ ማድረግ ያለብን ምንድነው? ማለት ነው ጥራት ያለውን ነገር መስራት አለብን። ወይ ደግሞ ሰዎችን የሚያስደስቱ ብቻ ሳይሆን ለኛም በጣም ነጻነት የምሰጠን ወይ ደግሞ ሁሌም ሰው ምን ይለናል? ወይ አውቆብን ይሁን እንዴ? እያልን ከምንጨነቅበት ማድረግ ያለብን ወይ ደግሞ ጥሩ ነው ብዬ የማስበው ምንድነው? በጣም ጥራት ነገሮችን በቃ ስራ የተባለን ወይ ደግሞ የታዘዝነውን ነገር በጥራት መስራት ጥሩ ነው ማለት ነው። ለራሳችንም ለሰው ብቻ ሳይሆን ለዛ ለምንሰራው ለምንሰራለት ሰው ብቻ ሳይሆን ለራሳችንም በጣም ጥሩ ነገር ስለሆነ ጥራት ያለውን ነገር መስራት ወይ ደግሞ ሁሌም በጥራት ቅድሚያ እንደመስጠት እንግዲህ ነጻነት ያለው ነገር የለም። በጣም ህይወታችንን የሚቀይር ነገር የለም እና ስለዚህ እኔ የምሰጠኝን ህላፊነት የምሰጠኝን ነገር ሁሌም በስነ ስርዓት መስራት ወይ ደግሞ ጥራቱን ጠብቄ መስራት ሁሌም ለጥራት ቅድሚያ እሰጣለሁ። ሁሌም በጥራት ነገሮችን በጥራት እንደመስራት እኔን የሚያስደስተኝ ወይ ደግሞ እኔን እንደ ልቤ የሚሆንልኝ ነገር የለም ማለት ነው። ስለዚህ ሁሌም ሰው ለጥራት ቅድሚያ ብትሰጥ ወይም ደግሞ ነገሮችን በጥራት መስራት ላይ ቢያስብበት ጥሩ ነው። ምክንያቱም ሁሉም ነገር ያልፋል። የዛሬው እኛ ዛሬ አጭብርብርን ወይ ደግሞ ጥራት የሌለው ነገር ሰርተን ለሰው ብናቀርብ ያ ነገር ነገ ስለማይቀጥል ቤታችን መስቀልቅልን የምወጣ አንድ ቀን ማለት ነው። ከታወቀብንም ደግሞ በጣም የምንከስረው ወይ ደግሞ ውድቀት የሚገርም በጣም በጣም ከባድ ውድቀት ነው። የሚያጋጥመን ስለዚህ እንደዛ እንዳይሆን የተባለውን ደግሞ ወይ ደግሞ ከእኛ የምትጠበቅብን ነገር በተቻለ መጠን በትንሹ በጥራት ወይ ጥራት ያለውን ነገር መስራት ጥሩ ነው። ማነው ስለዚህ የጥያቄያችንን ወይ ደግሞ ይሄንን ወይ እይታችንን ለማጠቃለል ጥራት ያለውን ስራ ማቅረብ ትችላለህ? የሚለውን አዎ ጥራት ያለውን ስራ በደንብ ማቅረብ እችላለሁ አመሰግናለሁ

እሺ አሁን ደግሞ፤ "ይቅርታ መጠየቅ ቀላል ነው?" ለሚለው ጥያቄ፤ እንግዲህ ይቅርታ መጠየቅ በጣም ከባድ ነው። ምክንያቱም፤ ለኔ ብቻ ሳይሆን ለብዙ ሰዎች በጣም ይቅርታ መጠየቅ በጣም አስቸጋሪ ወይም ደግሞ ፈታኝ ነገር ነው። ምክንያቱም ሰው ይቅርታን ስለመጠየቅ ሲያስብ የሚጨነቀው ነገር ምንድነው? ያን ያጠፋን ነገር እንዳመነ፤ ወይ ደግሞ ወይ ደግሞ እንደተሸነፈ አድርጎ ስለሚቆጥር፤ ማንም ሰው ደግሞ ህሊናው እንደዚህ እንዲያደርግ አይፈቅድለትም። በጣም ያንን ህሊናቸውን ወይም ደግሞ ያንን አእምሮአቸውን አሸንፈው ይሄንን የሚያደርጉ ሰዎች በጣም ቦቦስ ወይ ደግሞ በጣም የተሰሩ ወይ ደግሞ የበሰሉ ሰዎች ናቸው፤ እንጂ አብዛኛው ሰው ይሄንን ማድረግ አይፈልግም። ሰው ይቅርታ ከመጠየቅ እንደውም ሰው ይቅርታ ከማለት፤ እሱን ይቅርታ ሌላ ሰው እንዲጠይቀው ወይ ደግሞ ያ እሱን የበደለውም ሊሆን ይችላል እሱን የበደለውም ሰው ሊሆን ይችላል መልሰው ይቅርታ እንዲጠየቀው ነው የምፈልጉት። እና እኔ ይቅርታ መጠየቅ ቀላል ነው፤ ብዬ አላምንም። ምክንያቱም በጣም ከአእምሮአችን ጋራ በጣም ብዙ ክርክር አለ በጣም ብዙ ጭቅጭቅ አለ። ያንን አሸንፈን ይቅርታ መጠየቅ መቻል ቀላል ነገር አይደለም። እና ስለዚህ ይቅርታ መጠየቅ እንግዲህ በጣም ፈታኝ ነገር ነው። ለብዙ ሰው ለኔ ብቻ ሳይሆን፤ እኔም ብዙ ጊዜ እጨነቅበታለሁ ሰው ይቅርታ ብለኝ ራሱ እኔ ሰው ይቅርታ ብለኝ ራሱ ብዙ ጊዜ በጣም እፈተንበታለው ምክንያቱም እኔም ይቅርታ ማለት በጣም ይከብደኛል። ሁሉንም ሰው አይደለም ግን አንዳንዴ በጣም አሁን በጣም የሚቀርበውን ሰው ይቅርታ ማለት ሊቀለኝ ይችላል። በጣም የማንቀርበው ሰው ከሆነ ግን ይቅርታ ማለት በጣም ነው የሚከብደን። ምክንያቱም ያ ሰውዬ ያንን እኛ ይቅርታ ካልነው ጥፋታችንን እንዳመን አድርጎ ሊያስብ ይችላል ብለን ስለምንጨነቅ ይቅርታ መጠየቅን አንወድም። ውስጣችን ቢያስብ ራሱ ሰው ይቅርታ መጠየቅን አይፈልግም። ወይ ያ ሰው ያንን ሁሉ ትቶ ወይ ደግሞ ጥሶ መጥቶ ህይወታችንን እንዲቀጥል ወይ ደግሞ ግንኙነታችንን እንዲቀጥል የምንፈልገው ስለዛ ነገር ማስታወስ ስለማንፈልግ በጣም ትልቅ ጥፋት ራሱ አጥፍተን ይቅርታ መጠየቅ የተለመደ አይደለም ብዙም አስቸጋሪ ነገር ስለሆነ ነው። ግን ይቅርታ እንደመጠየቅ ደግሞ ነጻነት የሚሰጥ የለም በተለይ ለአእምሮአችን ለህሊናችን በጣም ነው ደስ የሚለን ይቅርታ ብንጠየቅ። ግን ሰው ያንን እንግዲህ መሸነፍ የሚባለውን ነገር ስለማንቀበል ስለማንወድ ይቅርታ መጠየቅ አንለማመደውም፤ ወይ ደግሞ አንወድም ማለት ነው። ስለዚህ ይቅርታ መጠየቅ በጣም ፈታኝ ነገር ነው። በጣም አስቸጋሪም ነገር ነው። ሰው ብዙ ጊዜ መጠየቅን አይፈልግም። ወይ ደግሞ ይቅርታ መጠየቅን አይወድም ማለት ነው። በተሻለ መጠን ግን ማንም ሰው ቢለማመድ አሪፍ ነው። ምክንያቱም ይቅርታ መጠየቅ ውስጥ ሰውን ማሸነፍ አለ። ይቅርታ መጠየቅ ውስጥ ጥሩ ነገሮችን በጎ ነገሮችን ማስተማር አለ። ይቅርታ መጠየቅ ውስጥ ማሸነፍ አለ። ይቅርታ መጠየቅ ውስጥ ደግሞ ለአእምሮአችንም እንኳን ነጻነትን ማወጅ አለ። ስለዚህ ያንን እያሰብን ወይ ደግሞ ያንን እያደረግን ይቅርታ ብንጠይቅ። ወይ ደግሞ ይቅርታን መጠየቅን ብንለማመድ ጥሩ ነው። ለራሳችንም ጥሩ ነው። ለሌላም ሰው ጥሩ ነው ማለት ነው። ስለዚህ እንደዛ እያደረግን ወይ ደግሞ እንደዛ ምንለማመድ ሁሌም አሪፍ ነው። ስለዚህ እኔ ለራሴ ብቻ ሳይሆን ለሌላም ሰው እርግጥ ነው በጣም ያስቸግራል በጣም በተለይ ደግሞ አጥፍተን አይደለም፤ አይደለም ሳናጠፋ አጥፍተንም ይቅርታ መጠየቅ በጣም ይከብደናል። እና በተለይ ብዙ ጊዜ እንግዲህ ሳያጠፋ ይቅርታ የሚል የለም ብዙ ጊዜ ያው ይቅርታ ማለት ያለበት ያጠፋ ሰው ስለሆነ እንግዲህ ይሄ ደግሞ ሳናጠፋ እንኳን ጋር አይደለም አጥፍተን ሳናጠፋም እንዳልኩኝ ይቅርታ መጠየቅ በጣም ከባድ ነው። ይሄ ደግሞ የመጣው በጣም ፈታኝ ስለሆነ ነው። ይሄ መሸነፍ ይመስለን ወይ ደግሞ የተሸነፍን ስለሚመስለን ጥፋታችንን ያመንን ስለሚመስለን አናደርገውም ብዙ ጊዜ እና ለዛ ነው በጣም ሰዎች ይቸገርበታል። ግን ያንን ሁሉ አሸንፈው ያንን የምታገላቸውን በልባቸው ውስጥ ያለውን ነገር አሸንፎ ይቅርታ የሚሉ ሰዎች በጣም በጣም የሚገርም ነጻነት አላቸው። በጣም የሚገርም ድል ያጎናጸፉ ሰዎች ናቸው እንደዛ የሚያደርጉት። እና ለሌላም ሰዎች እነሱ ቢያስተምሩ እንዴት እንደዛ አይነት ፀባይ እንደዛ አይነት ነገር ሊያመጡ እንደቻሉ ለሰው ቢያም ማለት ለሌላም ሰው ቢያካፍሉ ልምዱን ቢነግሯቸው በጣም አሪፍ ይመስለኛል። እንደዛ ካልሆነ እኔ በጣም ከባድ ነው ወይ ደግሞ በጣም አስቸጋሪ ነው። ስለዚህ እኔ እንዳልኩት እንግዲህ ይቅርታ መጠየቅ ለማንኛውም ሰው ቀላል አይደለም። በጣም ፈታኝ ነገር ነው በጣም የሚያስቸግር ነገር ነው። ያንን ግን አሸንፎ ደግሞ ይቅርታ የሚሉ ሰዎች በጣም ፍቅርን የሚያስተምሩ ፍቅርንም የሚዘሩ መልካም ነገርንም ይዘሩ እና መልካም አመለካከት ያላቸው ሰዎች እንደምንም ያ ሰው ምን ይበለኝ ብሎ ያንን አሸንፎ ጥሰው ወጥቶ የሚጠይቁ አሉ። ከእነሱ መማር አለብን። በአጠቃላይ ይሄንን ውይይታችንን ለማጠቃለል ያክል "ይቅርታ መጠየቅ ቀላል ነው ወይ?" ለሚለው ይቅርታ መጠየቅ ለማንኛውም ሰው ቀላል አይደለም ፈታኝ ነው። ግን ደግሞ ማድረግ ይቻላል ነው የምለው ለኔም ቀላል አይደለም ይቅርታ መጠየቅ አመሰግናለሁ።

አሁን ደሞ በአካባቢው ይወድልኛል ይላል። ጥያቄው እንግዲህ በአካባቢያችን አሁን ነው ያለሁበት አካባቢ ላይም እንደዛም ደግሞ እኔ ያደኩበት አካባቢ ላይ እኔ ስመልስበት የነበርኩበት አካባቢ ላይ ምን አለ? ማነው ብዙም ድልድዮች አሉ። እንግዲህ ድልድዮች በጣም እንግዲህ ሰዎች እንዲገናኙ ከሚያደርጉ እንደዛም ደግሞ በጣም በውሃ ሀሳቦች እንዳይበሉ ወይ ደግሞ አይነት ስጋትም እንዳይኖር ያ ነገር ወይ ደግሞ እሱ ጉዳቱን ለመቀነስ ያክል። እንግዲህ ድልድዮች ይሰራሉ በየቦታው ድልድይ በጣም አስፈላጊ እና በጣም አስተያየት ነገር ነው። ምክንያቱም በተለይ ክረምት ክረምት ወቅት ላይ ሁላችንም እንደምናውቀው ውሃ ይሞላል ውሃ ሲሞላ እንግዲህ መሻገሪያ የለም ወይ ደግሞ ለመሻገር ሰው በጣም ይቸገራል ማለት ነው። ስለዚህ ያንን የሚቀንሰው የእንስሳቶቻችን የቤተሰቦቻችን የእንስሳቶቻችን እንደዛው ደግሞ በቤታችን ውስጥ ያለው ቤተሰቦቻችንም በውሃ እንዳይበሉ ወይ ደግሞ እንዳይጎዱ ከሚያደርግ አንዱ ወንድልድይ ነው። ስለዚህ እኛም አካባቢ በጣም ብዙ ድልድዮች አሉ ትልቅ ወንዝ ላይ የተሰሩ ድልድዮች አሉ። አሁን ለትንሽዬ ወንዞችም የተሰሩ ድልድዮች አሉ። እንግዲህ ትልቅነትህ ትንንሽ ተብሎ የለም ምክንያቱም ወንዝ ዝባል አይታወቁም። ዝናብ ስኖር ወይ ደግሞ ዝናባማ ወቅት ላይ ያ ጎረፍ ተሰብስበው መጥቶ ሰው ላይ ጉዳት ላይ ስለሚችል እያንዳንዱ ላይ ውሃ ያለበት ቦታ ላይ ድልድይ ያስፈልጋል ማለት ነው። ስለዚህ በጣም እኔ ቆጥሬ የማልጨርሳችሁ ብዙ ድልድዮች አሉ። ከትንሽ የድልድይታ ጀምሮ ሀይቅን መሻገር እስከምችል አይነት ድልድይ ማለት ነው። ስለዚህ ድልድይ ማለት እንግዲህ መሻገሪያ ነው። ወይ ደግሞ ከአንድ ወንዝ ወደ ሌላ ወንዝ ወይ ደግሞ ከአንድ ዋሻ ወደ ሌላ ዋሻ ወይ ደግሞ ዋሻ ላይ የምንሻገር ወይ ደግሞ የምናርፍበት ስለሆነ በጣም የሚገርም እና በጣም ወሳኝ ነገር በጣም ጠቃሚ ነገር ነው። የምትሰራው ህይወት ውስጥ ማለት ነው። ስለዚህ እኔ እንግዲህ እዚህም እኔ አሁን ያለሁበትን ቦታ ላይ በትንሽ በትንሹ ድልድይ ሁሉም ቦታ ወይም በየቦታው አለ በጣም አየዋለሁ። በጣም እንደዚህ ጥልቅ ጥልቅ ያለ ማሻሻል የተሰራልኝ እንደዚህ አደርጋለሁ። እንደዛም ደግሞ በጣም ትንሽዬ በሰው እንኳን በቀላሉ እንደዚህ ልንሻገር የምንችለው ደግሞ እኔ ስሰራኝ አለው ማለት ነው። ስለዚህ እንግዲህ እኔ ከሰው ቢቃጥም ወይ ደግሞ ሰው እንደዚህ ግንባታ ላይ የሚሰሩ ሰዎችን ከማደንቃ ከማደንቃ አንዱ ይሄ ድልድይ አስራ አራት ነው። ምክንያቱም ድልድይ እንዴት አስቡልኝ የምሰሩ ሰሩ አይምሯቸው ላይ ሀሳቡ እንዴት ነው የሚመጣላቸው ያን ያንን ነገር ሁሉ ሳስብ በጣም ነው የሚገርመኝ። ምክንያቱም ድልድይ እንደ ድልድይ ያለ ነገር መስራት ማለት ቀላል ነገር አይደለም። ግን ሰው በጣም ጎበዝ መሆኑን ሰው በጣም አስተዋይ መሆኑን የምናውቅበት ነገር ብኖር እሱ ነው። አሁን ገጣር አካባቢ ላይ ራሱን እንሂድ እስፋልት የሌለበት ቦታ ላይ በእንጨት እንደዚህ ከእንጨት የሚገርም ድልድይ ሰርቶ ሰዎች ለመሻገር የምትጠቅመውበት ነገር አለ። ብዙ ጊዜ ያ ነገር ግን በብዛት ለሰው ልጆች ብቻ ነው እንጂ ለኢንስሳቶች ብዙ ጊዜ አይሆንም በጣም ያስቸግራቸዋል እግራቸው ውስጥ ስለሚገባ በጣም ብዙ ጊዜ ይቸገሩበታል ማለት ነው። ስለዚህ ያ ነገር ቢኖርም ድልድይ እንግዲህ ከዛም ጀምሮ ነው እንግዲህ ሁሉም ነገር እየተሻሻለ እየተሻሻለ የመጣው። አሁን በስፋልት የሚሰሩበት ማለት ነው። አሁን በስፋልት የሚሰሩ ደግሞ በጣም ደስ የምልህ ነው። ለሰው ልጆችም እና የሰአቶችም በጣም ለመጠቀም ወይ ደግሞ ለመሻገሪያ በጣም ምቹ ነው። ወይ ደግሞ ያን ያክል የሚያስቸግር አይደለም ማለት ነው። ስለዚህ ድልድይ በአካባቢያችን ብዙ ቦታ አለ በጣም ወንዞችን የምንሻገርበት በየጊዜው የምንጠቀምበት ለኛ ብቻ ሳይሆን የቃችንን ለመጓጓዝ ከአንዴ ከተማ ከተማ ከተማ ከአንድ ከአንድ ከአካባቢ ሌላ አከባቢ ስንሄድ በጣም የምንጠቀምበት ነገር ነው። ሁሌም ድልድይ ሳንሻገራ አንደው ልማር ይቻላል ማለት ነው። ስለዚህ በየአካባቢያችን የትለያዪ አይነት ልዩዎች አሉ። ስለዚህ እኔ እንግዲህ በጣም ብዙ ልዩነቶች አለው። እና እንዳልኩት እኔ ጊዜ እዚህ አይን ነገር እኮ ነው የሚሰሩት ሰዎች በትናንት ደግሞ ከዱሎ ጀምሮ አስራ አራት ለተጀመረ ባለ ግን ያኔን ነገር የጀመረውን ሰው በጣም ነው እኔም የማደንቀው። ማለት ውሃውን በቀላል መንገድ አየር ላይ እንደማለፍ ነው ማለት። ውሃን ስሞላ እንደዚህ ድንጋይ እያደረገ እየቆፈረ ምን እያደረገ የራሱ ድልድዩ አይፈርስም? ብዙ ጊዜ እና። የድሮ ወይም አውትን ወይም የድሮ ሳራፊችን ስራዎችን ስናይ በጣም ነው የምገርመኝ በጣም ወደኋላ በጣም ነው የምደንቀኝ። ስለዚህ ሊ በጣም መጠቀም ነገር ነው። ድል ሊ ባይኖር። ሰው ከረምድ ወቅት በደንብ ወደ ዚህ ላይ እንደዚህ ዘንቦ ውሃ ሲሞላ እንግዲህ መገናኘታችን መገናኘት አይቻልም ነበር። ያንን ነገር አስቀርቶልናል እንግዲህ የምሰሩት ሰዎች ለዚህም በጣም ነው የምናመሰግነው ማለት ነው። ስለዚህ በአጠቃላይ በአካባቢው የሆድልህ የለም የምለው ጥያቄ አዎ ብዙ ድልድይ አለ? እኔም ድልድይን በጣም እጠቀማለሁ በአካባቢዬም በጣም ብዙ ድልድዮችን አገኝቻለሁም አሉና